በመስመር ላይ ቪዲዮ አልመለከትም። ምክንያቱም እየሄድኩ የሆነ አደጋ ሊያደርስብኝ ስለሚችል መስመር ላይ ብዙ ቪዲዮ አልመለከትም ምከንያቱም ለምሳሌ እየሄድኩኝ የሆነ ጉድጓድ ኖሮ ጠልፎኝ ሊጥለኝ ይችላል። መስመር ላይ ቪዲዮ እያየሁ ከሄድኩኝ ከዛ ውጪ ከትራንስፖርት ጋር ከመኪና ጋር ልጋጭ እችላለሁኝ መንገዴንም በአግባቡ አልሄድም በምፈልገው ሰዓት የምፈልገው ቦታ ላይ አልደርስም ማለት ነው። መንገድ ላይ ቪዲዮ እያየሁ ከሄድኩኝ የምፈልገው ሰዓት ላይ የምፈልገው ቦታ አልደርስም። ከዛ ውጪ ከብዙ አደጋ ራሴን እቆጥባለሁ ማለት ነው። ቪዲዮዎችን ካለየው መንገድ ላይ ቪዲዮ የማይ ከሆነ ግን መንገድ ላይ። እንዳልኩህ ነው ከጉድጓድ ጋር ልጋጭ እችላለሁ ሊገባ እችላለሁ ከመኪና ጋር ልጋጭ እችላለሁ። ያልሆነ መንገድ ላይ ተሳስቼ ልሄድ እችላለሁ። ብዙ ነገር ስለሚደርስብኝ መስመር ላይ ያው ቪዲዮ አላይም። ቪዲዮ ማየት እሚመከረው ቤት ቁጭ ብለን ቁጭ በምንል ሰዓት ነው መዝናናትም ያለብን ማለት ነው።

መንዳት አዎ የተለያዩ ተሽከርካሪዎችን መንዳት እችላለሁ። ለምሳሌ ባይክ ሞተር ሳይክል እንዲሁ መኪና ባጃጅ እነዚህን የመሳሰሉት መንዳት እችላለሁ። ያው የራይድ ሹፌርም ስለነበርኩኝ መኪና መንዳት በደንብ እችላለሁ ማለት ነው። አውቶማቲክ መኪና ማንዋልም በደንብ መንዳት እችላለሁኝ ማለት ነው። ተሽከርካሪ ላይ እንድሁም ሳይክልም በህፃንነቴም ስለጀመርኩኝ እሱንም በደንብ መንዳት እችላለሁ። ከዛ ውጪ ሞተር እነዳለሁ ባጃጅ እነዳለሁ ከከባድ መኪና ውጪ ብዙ ተሽከርካሪዎችን እነዳለሁ ማለት ነው እና መንዳት በደንብ ነው የምችለው

ገንዘብ አዎ በሚገባ እቆጥባለሁ ምክንያቱም ገንዘብ ካልቆጠብን ለውጥ አይኖረንም ገንዘብ አያያዝ ይጠይቃል በደንብ ማለት ነው። ገንዘብ ስንቆጥብ ነው ቆጥበን ነው። ነገሮችን ማስተካከል የምንችለው መግዛት የምንፈልገውን ነገር ማድረግ የምንችለው። የምንፈልገውን ኑሮ መኖር የምንችለው ገንዘብ በመቆጠብ ነው። ገንዘብ በቆጠብን ቁጥር ነው እያደገ እያደገ ያብር። አሪፍ ደረጃ የሚያደርሰን ማለት ነው። ጥሩ ደረጃ የምንችለው እና ገንዘብ በአግባቡ ነው። የምቆጠው ለምሳሌ ከደሞዜ ላይ የሆነ ፐርሰንቱን ቆጥባለሁኝ በየወሩ ግዴታ ማለት ነው። ምክንያቱም ነገ መታመም አለ። ብዙ ነገር የሚያስፈልገኝ ነገር ስላለ ከደሞዜ ላይ በየቀኑ የተለያዩ ነገሮችን ቆጥባለሁ ማለት ነው። ቁጠባ አስፈላጊ ነው። ለማንኛውም ሰው ቁጠባ አስፈላጊ ነው። ለእድገትም ለሁሉም ነገር ለምሳሌ ድንገት ሰው ቢታመም የቆጠበው ብር ከሌለው በሽታ ላይ ይወድቃል። ማለት ነው። የሚፈልገውን ነገር ለመግዛትም አንድ ሰው መቆጠብ አለበት። ቆጥቦ ነው የሚፈልገውን ነገር መግዛት የሚችለው ሲቆጥብ ነው። ያ ሰው እየቆጠበ በሄደ ቁጥር ነው። ነገሮችን የሚፈልገውን ነገር መግዛት የሚችለው ማለት ነው። እና ቁጠባ ቆጥባለሁኝ በደንብ

የስራ ቦታየን ነው የማየው በቃ እንደ መዝናኛም አየዋለሁ። የእንጀራ ቦታዬም ስለሆነ እንጀራ የማገኝበት ቦታዬ ስለሆነ የስራ ቦታዬን በጣም እወደዋለሁ። የስራ ቦታ የተለያየ ነው አንድ ቦታ አይደለም። ብዙ ቦታ ነው የምሄደው ምክንያቱም የተለያየ ስራ ነው። የምሰራው ለምሳሌ ራይድ በምሰራበት ሰዓት ብዙ ሰፈሮች ስለሚሄድ ያው ብዙ ሰፈሮች ላይ ስሄድ ብዙ ተሞክሮ አያለሁኝ ማለት ነው። የተለያየ ቦታ ስለምሄድ የተለያየ ተሞክሮዎችን አገኛለሁኝ። በየሰፈሩ ነው የምዞረው። ከዛ ውጭ የፎቶ ሲሆን ደግሞ እንደዛው ማለት ነው። ብዙ ቦታ ነው የሚሄደው ለምሳሌ ሰርግ በምሰራበት ሰዓት የተለያየ ሰፈር ከሆቴል ሆቴል ነው የምመላለሰው እና ብዙ ቦታዎች ስለምሄድ ብዙ ቦታዎች የስራ ቦታዎችን እወዳቸዋለሁ በጣም ያዝናኑኛል። ምክንያቱም ያው እንጀራ የማገኝባቸው ቦታዎች ስለሆኑ ያዝናኑኛል ማለት ነው። እነዛ ቦታዎች እና የስራ ቦታዎችን እንደዚህ ነው የማያቸው እኔ እንደ መዝናኛ አያቸዋለሁ። እንደ እንጀራ የማገኝባቸው ናቸው በጣም ያስደስቱኛል በምሄድበት ሰዓት ደስተኛ ሆኜ ነው የምሄደው ስራ ቦታ በምሄድ ሰዓት ይቅርታ በጣም እና በቃ እንደ መዝናኛ ነው የማያቸው የስራ ቦታዎችን

የአካል ብቃት እንቅስቃሴ ያው ስፖርት ስለምሰራ ሁሌ ያደርጋለሁ ደይ ቱደይ የአካል ብቃት እንቅስቃሴ አደርጋለሁ። ጠዋት አደርጋለሁኝ ጠዋት ለምሳሌ ከእንቅልፌ እንደተነሳሁ ሽንት ቤት ሄጄ። ፊቴን ታጥቤ ሻወር። ፊቴን ከታጠብኩኝ በኋላ አካል ብቃት እንቅስቃሴ አደርጋለሁኝ እሱ የአካል ብቃት እንቅስቃሴ የማደርጋቸው ደግሞ ደረጃ በመውጣት ይሆናል ዳገቶችን በመሮጥ ይሆናል። ከዛ ውጪ ትንሽዬ የኩሻፕ እና ሴት አፕ እሰራለሁኝ እዛው ላይ ኩሽ አፖችን ሴት አፖችን ዲጋፕ እና ክብደቶችንም አነሳለሁኝ። እነዛን በማንሳት የአካል ብቃት እንቅስቃሴ ያደርጋሉ ማለት ነው። ከቀን ቢያንስ ሰላሳ ደቂቃ ወስጄ ጠዋት ላይ የአካል ብቃት እንቅስቃሴ አደርጋለሁ ማለት ነው። ከዛም ደግሞ ማታ ላይ እንዲሁም ከስራ ከመጣሁኝ በኋላ የአካል ብቃት እንቅስቃሴ አድርጌ ላይክ ወክ አደርጋለሁ እንቅስቃሴ አደርጋለሁ ክብደት አነሳለሁኝ። ከዛ ውጪ ደግሞ ያው ኩሻፕ እና ሴት አፕ እንደተለመደው እሰራለሁኝ። ከዛ በኋላ ሻወር እወስዳለሁኝ ማለት ነው። የአካል ብቃት እንቅስቃሴ የሚጠቅመው ያው ጤናማ ለመሆን ነው። ጠንካራ ለመሆን ነው ከበሽታ ለመራቅ ነው። ወጣት እድሜችንን ወደ ወጣት ለመመለስ ነው። ያው ስፖርተኛ ሰው ብዙ ጊዜ አያመዉም እና ጤናማ ለመሆን ነው ጠንካራ ለመሆን ነው ረጅም እድሜ ለመኖር ያገለግለናል። ፊዚካሊያችንም እንዲሁ የተስተካከል እንዲሆን አቋማችን የተስተካከለ እንዲሆንም ይረዳናል ማለት ነው። የአካል ብቃት እንቅስቃሴ በምናደርግ ሰዓት። እና የአካል ብቃት እንቅስቃሴ ማድረግ አለብን ብዬ አስባለሁ። ብዙ ሰው አካል ብቃት እንቅስቃሴ ማድረግ አለበት። ለምሳሌ ቀጭን ሰው የአካል ብቃት እንቅስቃሴ በሚያደርግ ሰዓት ሰውነቱ እንዲወፍር ያደርገዋል የምግብ ፍላጎት። እንዲጨምር ስለሚያደርገው የምግብ ፍላጎት ጨመረ ማለት ደግሞ ያው ምግብ ይመገባል ማለት ነው። ምግብ ከተመገበ ደግሞ ኪሎ እየጨመረ ስለሚሄድ። በዛን ሰዓት ጨምሯል ማለት ነው። ክብደቱ በጨመረ ሰዓት ሰውነት እየወፈረ ይሄዳል ማለት ነው። ኤንድ ዘን ከዛ ውጪ ደግሞ ለወፍራም ሰዎች ይመከራል ቦርጭ ላላቸው ሰዎች። ቦርጫቸውን መቀነስ ይጠቅማቸዋል። ለምሳሌ ሴት አፕ በሚሰሩ ሰዓት ኩሻፕ በሚሰሩ ሰዓት ወክ በሚያደርጉ እንቅስቃሴ በሚያደርጉ ሰዓት ያ ቦርጫቸው ይቀንሳል ማለት ነው። ቦርጫቸውን ቀነሱ ማለት ጤናቸውን እየጠበቁ ነው ማለት ነው። በዚህ አጋጣሚ እና የቃል ብቃት እንቅስቃሴ አደርጋለሁኝ። ሁሉም ሰው ቢያደርግም አሪፍ ነው ብዬ አስባለሁኝ። የተለያዩ በሽታም እንድንበታለን ለምሳሌ ጉንፋን ከያዝን የአካል ብቃት እቅስቃሴ በምናደርግ ሰዓት በትንፋሽና በላብ አማካኝነት ጉንፋኑን ቫይረስ የማዳከም ሀይል ይኖረዋል ማለት ነው። የአካል ብቃት እንቅስቃሴ ስናደርግ። እና የአካል ብቃት እንቅስቃሴ ማድረግ አደርጋለሁኝ ሁሉም ሰው ደግሞ ማድረግ አለበት ብዬ አስባለሁኝ። በተለይ ሴቶች ቦርጭ ምናምን ሊያጠቃቸው ስለሚችል የአካል ብቃት እንቅስቃሴ ማድረግ አለባቸው። የተስተካከለ ቁመና እንዲኖራቸው የተስተካከለ ቁመና ሲኖረን ደግሞ ያው ኮንፊደንስ ይኖረዋል ማለት ነው። ደስተኛ እንሆናለን በአካላችን እንወዳለን ራሳችንን እንወዳለን። ራሳችንን እንከባከባለን ማለት ነው። ራሳችንን ተንከባከብን ራሳችንን ወደድን ማለት ደግሞ ለምንሰራው ስራ ሁሉ ውጤታማ እንሆናለን ማለት ነው። ምክንያቱም ሰው የሚጀምረው ራሱን ከመንከባከብ ስለሆነ። እና የአካል ብቃት እንቅስቃሴ ያው በደንብ ነው የምሰራው አደርጋለሁኝ

ሩዝ ትወዳለህ ወይ? ሩዛው በደንብ ነው የምወደው ሩዛው ሳይበዛ ከሳምንቱ ሁለትቀን ወይ ሶስት ቀን ቁርስ ሩዝ እበላለሁኝ። ሩዝ ያው ዩኒቨርሲቲም እያለሁኝ ወይም ካምፓስ ተማሪ እያለሁኝ ሩዝ ቁርስ ላይ ሩዝ ስለሚዘጋጅልን ስለነበረ። ሩዝ እበላ ነበረ እዚያም ማለት ነው። ለምሳሌ ከሳምት ውስጥ ሰኞ እሮቡ እና አርብ ምናምን ሩዝ ነበር የምንበላው ግቢ እያለሁ። አሁን ቤትም ቆንጆ ሆኖ ከተዘጋጀ አሪፍ ነው ከተሰራ። ሩዝ እበላለሁኝ ማለት ነው። እና ሩዝ ያው እወዳለሁኝ ከሳምንት ሁለት ቀን ወይ ሶስት ቀን ሩዝ እበላለሁኝ ማለት ነው። ምክንያቱም ያው ለሰውነታችን የተለያየ ምግብ ስለሚያስፈልገው። ከተለያዩ ምግቦች መካከል ደግሞ አንዱ ሩዝ ስለሆነ። ሩዝ እጠቀማለሁኝ አልፎ አልፎ ያው ሳይበዛ ቁርስ ላይ በሻይና በዳቦ ምናምን አድርጌ ሩዝ እጠቀማለሁኝ ማለት ነው። ከሳምንት ሁለቀን ወይ ሶስት ቀን። ያው እሩዝ ማለት ስንዴ ስለሆነ ከስንዴ የሚገኝ ግብአት ስለሆነ ሩዝ ከስንዴ የሚገኙ ግብአቶች ደግሞ ለሰውነታችን አስፈላጊ ናቸው። እንደ ኢትዮጵያ ያው እንዴ በጣም ትልቁ ምርታችን ስንዴ ስለሆነ ከስንዴ የሚገኙ ነገሮች ደግሞ ላይክ እንጀራም ምናምን ዳቦም እንደዛ ስለሆነ ላይክ እንደዛ ነው ተመሳሳይ ነው የሚቀረበው ምናምን። ሩዝም ሩዝ እራሱ ተዘርቶ በቅሎ ምናምን ስለሆነ ነው። እንጂ ተመሳሳይ ነው እና ሩዝ በጣም ነው የምወደው።

ከምወዳቸው ልብሶች መካከል ደግሞ በከለር ከሆነ ጥቁርና ነጭ ከለር እወዳለሁኝ አብዛኛውን ጥቁር እና ነጭ ከለር እለብሳለሁኝ። ከልብስ አይነቶች ደግሞ ከምወዳቸው ከሆነ። ሱሪ ከሆነ ያው ሰፋ ያለ ሱሪ ጂንስ ሆኖ ሰፋ ያለ ሱሪ እሱን እወዳለሁኝ። እና ቱታም አብዛኛው ጊዜ ቱታ እጠቀማለሁኝ ቤት ውስጥ በምሆን ሰዓት ምናምን ቱታ እጠቀማለሁኝ። ቢጃማዎች ማለት ነው ቤት ውስጥ በመሆን ሰዓት። ወደ ስራ የምወጣት ነገር ከሆነ ደግሞ ሱፍ እለብሳለሁ የጨርቅ ሱሪ አድርጌ ካለኝ ሻሚዝ አድርጌ በከረባት ምናምን እወጣለሁ ወይ ማለት ነው እንደዚህ አይነት አለባበሶችን እወዳለሁ። ከጓደኞቼ ጋር ምናምን የምወጣ ከሆነ ደግሞ ጂንስ ጅንስ በሹራብ አድርጌ እለብሳለሁኝ ማለት ነው።

ማደንዘዝ እወዳለህ? ወይ ማደንዘዝ አልወድም በፍጹም አድርጌም አላውቅም እንደዚህ አይነት ማደንዘዝ ሰውን ማደንዘዝ ማለት ሰውን የሆነ ነገር ስትፈልገው ለሆነ ነገር ለማጋለጥ ስትፈልገው ነው የምታደነዝዘው። ያ ማለት ደግሞ ጥሩ ነገር አደለም በህግም ያስጠይቃል በማህበራዊ እንትናችንም ያስጠይቃል። በሞራሊም ያስጠይቀናል ባይዘወይ አንድን ሰው አደንዝዘህ ስታደነዝዘው ያንን ሰው ምንም አያቅም ማለት ነው። ሶ ለማዝረፍ ወይም የምትፈልገውን ነገር ለማድረግ ነው። አንድ ሰው የምታደነዝዘው እሱ ደግሞ በእምነት ደረጃም አይፈቅድም በህግ ደረጃም አይፈቅድም። የራሳችንን ሞራላችንንም ስለማይፈቅድ እሱን ነገር አድርጌ አላውቅም ማድረግም አልወድም ማለት ነው። በሚያደርጉ ሰዎችም በጣም ይደብራል ማለት ነው። እንደዚህ አይነት ነገር አይደረግም። እና ማደንዘዝ ተጠቅሜ አላውቅም። ሰው አደንዘዥ አላውቅም

እኔ ያው ጠዋትም ማጣም ሰው ነኝ። ሞር በጣም አሪፍ ሰውም ሆነ ጠዋት ነው ምክንያቱም ጠዋት ከእንቅልፋችን እንደተነሳ ነው። ሀይል ይኖራል ማለት ነው እንቅልፋችን በተነሳን ሰዓት ሀይል ስለሚኖረን ጠዋት ሙሉ ሰው እንሆናለን። ቁርስ ከበላን በኋላ ምናምን ምንም አይነት አልኮልም ስለማንጠጣ ጠዋት ላይ ጠዋት ላይ በጣም ሙሉ ሰው ነን። ከሰአት በኋላ ከሆነ ግን ሜይቢ ኢነርጂም ሀይልም እያጠረጽልን ምክንያቱም ከተለያዩ ሰዎች ጋር ስንገናኝ። ብዙ ኢነርጂ ነው ብዙ ሀይል እናወጣለን እናወራለን ምናምን መጠጥ እንጠጣለን የተለያዩ አልኮሎች በምንጠጣ ሰዓት። ብዙ ነገራችን እየደከመ ስለሚሄድ ያኔ ሰው የመሆንነታችን እየቀነሰ ይሄዳል ማለት ነው። እና ጠዋትም ማታም ሰው ነኝ ግን በጣም ጥሩ ሰው ልሆን የምችለው ጠዋት ነው